የሸክላ እቃዎችን አልጠቀምም በፊት በቤተሰቦቼ ቤት እያለሁኝ የሸክላ ድስቶች እና የሸክላ ሳህኖች ነበሩ። እምንጠቀምባቸው አሁን ላይ ግን ያው ፕላስቲክ እቃዎችን ነው እምጠቀመው። ስለማይመች ስለሚሰበር ከአንድ አካባቢ ወደ ሌላ አካባቢ ሲዘዋወር ስለማይመች ብዙም አልጠቀምም ባአሁን ሰው

ደብዳቤ መጽሐፍ ብዙም አልወድም። ስዕል መሳል ነው እሚያስደስተኝ ብዙም ደብዳቤ ላይ ጥሩ አይደለሁም። በፊት አብሬያቸው እማራቸው የነበሩ ጓደኞቼ ደብዳቤ ይጻጻፉ ነበረ። ብዙም እኔ የመጽሐፍ ደብዳቤ የመጽሐፍ ልምዱ የለኝም። ቢኖረኝ ግን ደስ ይለኛል። ከአጠገብ ያሉ ሰዎች ግን የሚጽፉ አውቃለሁ